ዋይፋይ ትጠቀማለህ ወይ? አዎ አሁን ላይ የ የሞባይል ዳታ ጥቅል ፍጆታ እጅግ በጣም በከፍተኛ መጠን የጨመረ ስለሆነ የዋይፋይ አገልግሎትን ከ ሁለት አመት ወዲህ የዋይፋይ አገልግሎት ተጠቃሚ ሆኛለሁ። እንግዲህ ዋይፋይ ሁለት አይነት ዋይፋዮች አሉ። የዋይፋይ አጠቃቀም አለ አንደኛ በቤት ውስጥ ተገጥመው የሚሰራ የማይንቀሳቀስ እዛው አካባቢ ላይ ብቻ ላለ ሰው አገልግሎት የሚሰጥ ዋይፋይ ሲሆን ሁለተኛው ተንቀሳቃሽ ራውተር ስትሆን ይቺ ተንቀሳቃሽ ራውተር ወይም ሞባይል ራውተሯ በቀለል ያለች በኪስ የምትያዝ እና በምንጓዝበት ቦታ ሁሉ ይዘናት እየዞርን የዋይፋ አገልግሎት መጠቀም እንድንችል የሚያደርግ የኔትወርክ አክሰስ የምትሰጥ መሳሪያ ናት። ስለዚህ ዋይፋይ እንደዚህ አይነት ዋይፋዮች ካሉ። ያልተገደበ የተለያዩ ዳታዎችን ወይም ደግሞ የተለያዩ ኢንፎርሜሽኖችን ያለገደብ ማየት እንድንችል ሶሻል ሚዲያ መጠቀም እንድንችል የተለያዩ ድረ ገጾችን ዩቲዩቦችን ዋይፋይ ማነው ቲክቶከራችን ማየት እንድንችል የተለያዩ መረጃዎችን ማግኘት እንድንችል ትምህርታችንን በኦንላይን ላይ መማር እንድንችል። ቪዲዮ እያወረድን መማር እንድንችል አጠቃላይ ያለ ገደብ ያለ ሳንቲም ወሰን ያለ ሜጋባይት ወይም ያለ ጂቢ ወሰን ትልልቅ ፋይሎችንም ሆነ ትንንሽ ፋይሎችን በአጭር ፍግ ሰዓት ውስጥ ወይም በስንት የተወሰነ የጊዜ ልዩነት አውርደን መመልከት እንድንችል የሚያዳርግ። እጅ አሁን ላይ በቴክኖሎጂው ረገድ እጅግ በጣም ጉልህ አስተዋጽኦ እየሰጡ ካሉ የኢንተርኔት አገልግሎት ውስጥ በዋናነት የዋይፋይ አገልግሎት ነው። እዚህ በዚህ አጋጣሚ የኢትዮጵያ ቴሌኮሚኒኬሽን ኮርፖሬሽን ይህንን የዋይፋይ አገልግሎት እንድንጠቀም እድል ስለሰጠን በከፍተኛ ወይም በላቀ ሁኔታ ምስጋና ልናቀርብ እንወዳለን። ምክንያቱም ያለ ዋይፋይ አገልግሎት የሞባይል ዳታ ጥቅሎችን እየገዛን መጠቀም ብንጠቀም ኖሮ በወር ወይም በሳምንት ወይም በቀን በጣም እጅግ በጣም ብዙ የሆነ የገንዘብ መጠንን እንድናወጣ እንድንገደድ ነበር። ነገር ግን ምስጋና ለቴሌኮም ምስጋና ለዋይፋይ አገልግሎት ተቋማት ሰጪ ተቋማት ይህንን እንድናደርግ ስላደረጉልን። ስለዚህ በአጠቃላይ ዋይፋይ ለተለያዩ አገልግሎቶች በቤቴ ውስጥ አስገጥሜ እየተጠቀምኩኝ እገኛለሁ።

በመሬት ላይ መቀመጥ ይመችሃል? እንግዲህ በመሬት ላይ መቀመጥ ብዙ ምቾት አይሰጠኝም። ምክንያቱም ወገቤ አንድ ቦታ ወይ ደግሞ ቀጥ ብሎ መቀመጥ ስለማልችል። ነገር ግን መሬት ላይ ፍራሽ አነጥፈን ጋደም ማለት ከሆነ የምፈልገው አቀማመጥ ስታይል ይሄ ነው። አይደለም መሬት ላይ መቀመጥ ይቅርና ሶፋ ላይም እንኳን ለረጅም ጊዜ መቀመጥ አልችልም ጋደም ካላልኩኝ ወይም ወገቤን ማስደገፍ ካልቻልኩኝ ረጅም ሰዓት በሶፋ ላይ እንኳን መቀመጥ ይቸግረኛል። አይደለም መሬት ላይ መቀመጥ ይቅርና አልፎ አልፎ ግን ደረቅ መሬት ላይ ምንጣፍ በተነጠፈበት ቦታ ላይ ምናልባት ለተወሰኑ ደቂቃዎች ያክል መቀመጥን ምመርጥበት አጋጣሚዎች አሉ ይሄ ሲያሰኘኝ ሲያስፈልገኝ ብቻ ነው። ይሄንን ማድረግ የምችለው። ነገር ግን አሁን በቀጥታ ለተጠየኩት ጥያቄ በመሬት ላይ መቀመጥ ይመችሃል? ወይ ለሚለው አይመቸኝም ምክንያቱም ወገቤ የተረጋጋ ሁኔታ ላይ መቀመጥ እንድችል ስለማያደርገኝ ማለት ነው። ከመቀመጥ ይልቅ የትኛውም ቦታ ላይ አስገዳጅ ሁኔታ ካልተፈጠረ በቀር በቤቴ ውስጥ በምቀመጥበት ጊዜ ለተወሰኑ ደቂቃ ያክል ወገቤን አስደግፌ ልቀመጥ እችላለሁ። እንጂ ረጅም ሰዓት አንድ ቦታ ቁጭ ማለት ባለመቻሌ ምክንያት መኝታ ቤት በመሄድ ጋደም እላለሁ ወይም በጎኔ ትራስ በማድረግ ለተወሰኑ ሰዓታት የተገላበጥኩኝ ምቀመጥባቸው ወይም ማርፍባቸው አጋጣሚዎች ይኖራሉና። በአጠቃላይ መሬት ላይ መቀመጥ አልችልም እና ምቾት አይሰጠኝም። ከዛ ይልቅ አሁን ባልኩት መንገድ አልጋ ላይ ጋደም ማለት ወይም ሶፋ ላይ ትራስ አመቻችቶ መቀመጥ ምቾት የሚሰጠኝ አቀማመጥ ስታይል ነው።

እጅ መጨበጥ ትወዳለህ ወይ የሚለው ጥያቄ አልወድም ማለት እችላለሁ። ነገር ግን ያው እጅ መጨባበጥ አንዱ የሰላምታ መለዋዎጫ ዘዴ ስለሆነ አልፎ አልፎ የማላውቃቸውን ሰዎች። ሊሆን ይችላል እጅ የሚጨብጠው ከዛ ውጪ ግን በቅርብ የማውቃቸው በቅርበት የማውቃቸው ሰዎችን እና የማከብራቸውን ሰዎች እጅ ከማጨበጥ ይልቅ ተጨባብጦ መተቃቀፍን በዋናነት ምርጫ ሊያደርግ ይችላል። ግን ይሄኛው የሰዎቹን ከሰዎቹ ጋር ያለኝ የቀረቤታ ሁኔታ ይወስነዋል። ስለዚህ በአጠቃላይ እጅ የመጨባበጥ ብዙ ደስተኛ አያደርገኝም። በጣም የምቀርባቸው ከሆነ አሁን ባልኩት መልኩ ሰላምታን እገልጻለሁ። የማልቀርባቸው ከሆነ ግን አልፎ አልፎ እጅ በመጨበጥ እና ጎንበስ በማለት ያለኝን አክብሮት ወይም ያለኝን የሰላምታ ሁኔታ ለመግለጽ እምገደድባቸው አጋጣሚዎች ይኖራሉ።